ማስተዋወቂያ አንድ ሰው አንድ ሰው የምናስተዋውቅበት መንገድ ሊሆን ይችላል። ማስታወቂያ መሰለኝ ማለት የፈለጋችሁት? ማስታወቂያ ማለት ከሆነ አንድ ነገር ለሰዎች ሰዎች እንዲያውቁ የምንሰራው ስራ ነው። የቴኤቪዥን ማስታወቂያ አለ የሪዲዮ ማስታወቂያ አለ። ይሄ የቢልቦርድ የምንለው የሚታይ ማስታወቂያ በየመንገዱ ምንለጥፎው አለ። የወረቀት ትንሽ ማስታወቅያዎች አሉ ስለ አንድ ነገር። በተለይ አዲስ ነገር ከሆነ ለሰው የምናስተዋውቅበት መንገድ ማስታወቂያ ይባላል። ማስተዋወቅያም አይባልም ግን እሱን ያስኬዳል። አንድ አዲስ ነገርን ለሰዎች የምናስተዋውቅበት መንገድ ማስተዋወቅ ይባላል።

ታች ቦታውን ነው የሚያሳየው የሆነ ክፍል ነገሮች ከተቀመጡ አንደኛው ከታች ከሆነ አንደኛው ከላይ ከሆነ ከታች ያለው ታች እንላለን ታች አስቀምጠው ካለን አሁን የሆነ መደርደሪያ ካለ አሁን ሶስት ክፍል ያለ መደርደሪያ ካለ ታች አስቀምጠው ማለት እንደ መሬቱ ወደሚቀርበው የመጨረሻው ላይ ማለት ነው። የላይኛው ሳይሆን ወደ ጣራው ወደ ኮርኒሱ የሚቀርበው ጋር ሳይሆን ወደ መሬት የሚቀርበው የታችኛው ክፍል ታች ይባላል።

ሪፖርት ሪፖርትመንት የሰራነውን ስራ ለአለቃችን በጽሁፍ የምናቀርበው ነገር ሪፖርት ይባላል። ሪፖርት አቅርብ አምጪ ሂሳብ ሪፖርት አቅርብ አምጪ ሲባል ሂሳብ ሰራተኛው በወሩ ወይም በሳምንቱ የሰራውን ይሄ ወጪ ይሄ ገቢ ምናምን እያለ ይጽፍና ለስራ አስከያጁ ወይም ለጠየቀው አካል ያቀርባል። ሪፖርት ይባላል የሰራናቸውን ስራ ዝርዝሮች ጽፈን የምናቀርብበት ማለት ነው።

ቀጠሮ ቀጠሮ ማለት አንድ ነገር ለመስራት ወይም አንድ ሰውን ለማግኘት ቀድመን ምንይዘው ፕሮግራም ማለት ነው። አንድ ሰውን አሁን ምሳ ነገ አስር ሰዓት ላይ አገኝሃለሁ ካልን ቀጠሮ ያዝን ነገ አስር ሰዓት ላይ ቀጠሮ አለኝ እንላለን ማለት ነው። የፕሮግራማችንን ስራችንን ለስራችንም ይሄንን በኋላ ማታ ላይ እሰራዋለሁ ካልኩኝ ያንን ስራ ለመስራት በኋላ ለመስራት ቀጠሮ ያዝኩኝ ማለት ነው። ስለዚህ አንድ ሰው ለማግኘት ወይም አንድ ስራ ለመስራት ለወደፊት ምንይዘው ፕሮግራም ቀጠሮ

እገዛ ማለት የማገዝን ስርዓት ነው የሚያሳየው ሰው ማገዝ እገዛ ይባላል የተቸገረን ሰው መርዳት የአቅሙን የደከመን ሰው ማገዝ እገዛ ይባላል በገንዘብም ሊሆን ይችላል በአካልም ሊሆን ይችላል። አሁን ገንዘብ ገንዘብ ያነሰው ሰው ገንዘብ የተቸገረውን ሰው ገንዘብ ስንሰጠው ገንዘብ አገዝን እገዛ ተደረገለት ተደገፈ ይባላል። በአካሉ የደከመን ሰው ደግሞ ያው አሁን መራመድ የከበደውን ሰው እንዲራመድ ተደግፎ እንዲራመድ ስናደርግ አገዝነው ማለት ነው። ያ እገዛ ይባላል። መርዳት ማለት ነው። እገዛ

የተጠቃሚ ስም አንድ ነገር ተጠቅመን ከዛው ስንጠቀም ስንጀምረው ስም እንጽፋለን አሁን ሆስፒታል ገብተን ልንገለገል ልንታከም ስንሄድ መጀመሪያ ስማችንን እድሜያችንን ምናምን ነው የሚጽፉት የተጠቃሚ ስም ላይ ያንን አገልግሎት የተጠቀመው ሰውዬ ስም የሚጻፍበት ማለት ነው የተጠቀሚ ስም ያን አገልግሎት የተጠቀመው ሰው ስም የተጠቀሚ ስም ይባላል። አሁን ሆስፒታል ስንሄድ እንዳልኩት ወይም ሆቴልም ሊሆን ይችላል። ሆቴልም ስን አሁን ክፍል ስንከራይ ሆቴል ምንጠቀመው እኔ ብሆን ልክ ይሄን ክፍል መከራየት እፈልጋለሁ ስል እጠይቃለሁ ስም እድሜ ስት ቁጥር ምናምን ይጠይቃል። እና የተጠቃሚ ስም የሚለው ላይ የኔ ስም ነው የሚጻፈው ያንን አገልግሎት የሚጠቀመው ሰው ስም ማለት ነው

ግዢ ግዢ ማለት ስነ ስርዓት ነው። እቃ ስንገዛ የግዢ ስነ ስርዓት ተፈጸመ እንላለን ብር ከፍለን እቃውን ስንረከብ ግዢ ይባላል። ያ ስራአቱ ማለት ነው። ብር መክፈል እና እቃ መረከባችን ያ የግዢ ስነ ስርዓት ነው እና ግዢ ይባላል። አንድ መስሪያ ቤት ውስጥ አሁን የግዢ ሀላፊ የሚባል አለ ለቢሮ ውስጥ የሚያስፈልጉትን ጠረጴዛም ሆነ ወንበር እስኪቢርቶ እስራስ የሚገዛ ከሆነ የግዢ ሀላፊ ነው። የግዢ ክፍል ሄዳችሁ ጠይቁ ይባላል። አሁን አንድ ነገር ሲያንስ ወረቀት የለም እኮ። በምን ልስራ ቢል አንድ ሰው አሁን መስሪያ ቤት ውስጥ ሂድና የግዥ ክፍሉን አነጋገር ይባላል። ግዥ ማለት እቃ የሚገዛ ሰው ያለበት ምንድነው? ስነ ስርዓቱ ሰውየው ሳይሆን ስነ ስርዓቱ የእቃ መግዛት ስነ ስርዓት ገንዘብ ከፍለው እቃውን የመግዛት ስነ ስርዓት ግዢ ይባላል።

ልጅ ልጅ ማለት አንድ ወንድና አንዲት ሴት ሆነው የሚወልዱት ልጅ ልጅ ይባላል። ልጄ ነው ካለች አንዲት ሴት የወለደችው ማለት ነው የእሷ ከእሷ ሆድ ውስጥ የወጣ። አንድ ወንድም ልጄ ነው ካለ እሱ የወለደው ልጅ ማለት ነው ልጅ ማለት እንደዛ ነው። በሌላ ቋንቋ ደግሞ ትናንሽ እድሜያቸው ከአስር በታች የሆኑትን ልጆች ይሄ ልጅ ነው ልጅ ናት እንላለን ትንሽ ናት እንደማለት ማለት ነው። ይሄ ነው ልጅ ማለት

ቆንጆ! ደስ የሚል ማለት ነው። አሁን ለሰው ከሆነ መልክ አይተን ውይ ይቺ ልጅ ቆንጆ ናት። ይሄ ልጅ ቆንጆ ነው። እንላለን የሆነ ሚስብ ነገር ሲኖረው ማለት ነው። እቃም ቢሆን እንደዛ ነው። ለአይናችን ቆንጆ የሚስብ ነገር ሆኖ ሲታየን ይሄ እቃ ቆንጆ ነው፣ ይሄ መኪና ቆንጆ ነው፣ ይሄ ጫማ፣ ይሄ ልብስ ቆንጆ ነው እንላለን። ሲያምረን ማለት ነው። አይናችንን ውስጥ ሲገባ ሲስበን ቆንጆ እንላለን።

ትንሽ ብዛትን ነው የሚያሳየው። ለብዛቱ አነስ ያለውን ነገር ትንሽ እንለዋለን ሰውም ቢሆን ትንሽ ነው ትንሽ ነው ካለው እድሜው ትንሽ እንደሆነች ብዙ አመት እንዳልኖረን ነው የሚያሳየው። ትንሽ ማለት በቃ የኖርንበትን ወይም ብዛት ከሆነ በብዛት ትንሽ አነስ ያለውን ነው የሚያሳየው። በእድሜም ከሆነ አነስ ያለ እድሜ እንዳለው ነው የሚያሳየው። ትንሽ ማለት አነስ ያለ መሆኑን ነው የሚያሳየው።

ስምምነት በሁለት ሰዎች ወይም በሁለት አካል አመቶች መሃል በአንድ ውዳይ ሲስማሙ ስምምነት እንለዋለን የተጣሉም ሊሆን ይችላሉ። ወይም የስራ ጉዳይ በአንድ ጉዳይ ሲስማሙ በአንድ ርዕሰ ጉዳይ ላይ። ወይም የስራ ጉዳይ ሊሆን ይችላል ወይም የግለሰብ ጉዳይ ሊሆን ይችላል። የቤቱ ውስጥ ጉዳይ ሊሆን ይችላል። ሁለት ሰዎች ሁለት ውይም ከዛ በላይ በሁለት ምንድነው? አካል ሁለት አካላቶች ማለት ሁለቱ ግሩፖች ልበለው ሲስማሙ ስምምነት ተፈጠረ እንላለን። ሲስማሙ ስምምነት እንለዋለን

ስምህ ማነው ጥያቄ ነው። ሰውን የምንጠይቀው አንድ ሰው ነው አሁን ስሙን ማወቅ ስንፈልግ። ስምህ ማነው እንላለን ወይም የሆነ መዝገብ ምናምን የሚመዘግቡ ሰዎች አሁን መጀመሪያ የሚጠይቁት ስም ማነው ነው። ስም ከጻፉ በኋላ ነው የጤናው ጥያቄ የሚሄዱት ስለዚህ። የሰውን ወንድ ማለት ነው ስም ሴት ስትሆን ስምሽ ነው የምነው ስምሽ ማነው ነው የምንላት። ይሄ ግን ወንድን ስንጠይቅ የአንድ ወንድ ሰውን ስም ስንጠይቅ ስምህ ማነው እንላለን

እንደምን አመሹ ከሰአት በኋላ ሊመሽ አካባቢ ሲሆን ከአስራ አንድ ሰዓት በኋላ ከስራውን ሰው በኋላ አንተ ለቅ ያዙ ሰው ካገኘህ እንደ ምን አመሹ ብለን ነው። ሰላም የምንለው። ሴት ምን ሊሆን ይችላል ወንድም ሊሆን ይችላል ግን አዛውን ተለቅ ያሉ አዛውንት ግዴታ በጣም አሮጊት እና ሽማግሌ መሆን የለባቸውም። ተለቅ ያሉ ሰው ስናገኝ እንደምን አመሽው ብለን ነው ሰላም የምንለው። ከሰአት በኋላ ማለት ነው። አመሻሹ ላይ ከአሥራ ሁለት ሰዓት ምናምን በኋላ እንዴት አመሻችሁ ነው? የምንባለው ስለዚህ አንድ ሰው ካገኘን አንድ ተለቅ ያሉ ሰው ካገኘን እንደምን አመሹ ብለን ነው የምንገባው።

ፋይል ማለት የምናስቀምጠው ወረቀቶች ነገር ናቸው። አሁን ቢሮ ውስጥ ፋይል ብለን የምናስቀምጠው አሁን የሂሳብ ፋይሎች አሉ። የሂሳብ ሂሳብ ወጪ ገቢ ያደረግንባቸው ለየብቻ ፋይል አለ። የወጪ ፋይል አለ የገቢ ፋይል አለ። የወጪ ደብዳቤዎች ፋይል አለ የገቢ ደብዳቤዎች ፋይል አለ። አንድ እና ተመሳሳይ ነገሮችን በአንድ ላይ አድርገን የምናስቀምጥበት ነገር ነው ፋይል ማለት። እንዳይጠፋብኝ ማለት ነው። አሁን የአስተዳደር ሰራተኞች የሰራተኞችን የአንዱን ሰራተኛ ፋይል ይሄ እረፍት የወጣበትን ደሞዝ ተበድሮ ከሆነ ደሞዝ የተበደረበትን ስለዛ ሰውዬ። ዝርዝር መረጃ የሚያሳይ ከሲቪ ጀምሮ ከቅጥሩ ጀምሮ በዚህ ቀን ተቀጠረ ምናምን የሚለውን ነገር አንድ ላይ ያስቀምጣሉ ፋይል ላይ ያደርጋሉ ማለት ነው። እንደዚህ ተመሳሳይ ነገሮችን በአንድ ነገር ላይ ስናስቀምጥ ፋይል ይባላል።

መኪና መኪና ማለት አራት እግር ያለው በሞተር የሚሄድ ነገር ማለት ነው። ሰው የሚነዳው ግን ራሱ መውተር ያለው የሚንቀሳቀስ እና ፈጣን ለትራንስፖርት ከአንድ ቦታ ወደ ሌላ ቦታ ለመሄድ ፈጣን ነው። ማለት ይሄ ነ። የተለያየ አይነት መኪና አለ። የድሮ መኪናዎች አሉ። አሁን ደግሞ ዘመናዊ ሆነው የበለጠ ተሻሽሎ የመጡ መኪናዎች አሉ። አሁን ደግሞ የባሰ በነዳ በፊት አብዛኞቹ ሁሉም እንበል በነዳጅ፣ በቤንዚን ነበር። እሱ ሲሞላባቸው ነው የሚንቀሳቀሱት። አሁን ደግሞ የኤሌትሪክ መኪና መጥቷል። በቃ መኪና ማለት ከአንድ ቦታ ወደ ሌላ ቦታ የሚያዘዋውረን ነገር ነው። ፈጠን

ፕሮጀክት ማለት እቅድ አሁን የውሃ ማስመረቅ ፕሮጀክት ተፈጸመ ከተባለ አሁን ውሃ እንሰራለን ብለው አስበው አቅደው ነበር ስለዚህ ፕሮጀክቱ ውሃ መስራት ነው ማለት ነው። ወይ የውሃ ቧምቧ ለሰፈር መስራት ቦኖ ለሰፈር መስራት ማለት ነው። ስለዚህ አንድ ፕሮጀክት ይባላል አለቀ ይባላል። ፕሮጀክት ማለት እቅድ ነው አንድ ነገር አንድ ትልቅ ቁም ነገር ለመስራት የሚታቀድ እቅድ ነው። ብዙ ጊዜ በመንግስት ደረጃ ማለት ነው። የአስፋም መንገዱን አስፋልት ለማድረግ ፕሮጀክት ይያዛል። መንገዱን ጭቃማ ከሆነ ኮረኮንች ወይም ኮብልስቶን ለማድረግ የኮብልስቶን የማንጠፍ ፕሮጀክት ይያዛል። ስለዚህ እቅድ ነው። ሰፋ ያለ እቅድ ፕሮጀክት እንለዋለን።

ኮምፒውተር እቃ ነው። ኮምፒውተር ማለት የተለያዩ ስራዎች የምንሰራበት ከፈለግን ደግሞ ጨዋታዎቹን ጌሞችን የምንጫወትበት ፊልሞችን የምናይበት ስራ የምንሰራበት አራት ማዕዘን የሆነ መጽሐፊያ ያለው። ሰፊ ስክሪን አለው እና በተለያዩ ስራዎችን የምንሰራበት ነው እንጽፍበታለን። እንዳልኩት ከመዝናናት ከፈለግን ደግሞ የተለያዩ ቪዲዮዎችን እናይበታለን ኮምፒውተር ማለት አራት ማዕዘን የሆነ መጽሐፍ ያለው። እንደ ቴቪዥን ስክሪን ያለው ነገር ነው። ኮምፒውተር ማለት አብዛኛው ጊዜ በየቢሮ ውስጥ የምናየው አራት ማዕዘን ነገር ኮምፒውተር ነው።

መርሃ ግብር ማለት እቅድ ማለት ነው። አንድ ለመስራት የሆነ መርሃ ግብር እንይዛለን እናቅዳለን ማለት ነው። መርሃ ግብሩ ተሳክቷል ማለት እቅዳችን ተሳክቷል ማለት ነው። ይሄን ሰርተን ቀጥለው ይሄን እንሰራለን ቀጥለው ይሄን እንሰራለን ብለን ዝርዝር የምናወጣበት ነገር መርሃ ግብር ይባላል። የግብር ማለት ስራ ነው። የስራ መመሪያ ማለት ነው መርሃ ግብር።

እድለኛ እድለኛ ማለት ጥሩ እድል ያለው ሰው እድለኛ ይባላል የሚሰራው ነገር የሚሳካለት ሰው። ጥሩ ጥሩ ነገር የሚያጋጥመው ሰው የሞከረው ነገር የሚሆንለት ሰው። ብዙ ሰው አለ እድለኛ ይባላል። አብረን አብረን ሁለት ሰዎች ቆይ አብረው ሄደው እኩል አይነት እውቀት ኖሯቸው አንድ አይነት። አንድ አይነት ነገር ኖሯቸው አንደኛው እድለኛ ነው አንደኛው እድለኛ አይደለም። እድለኛው ይሳካለታል የሞከረው ነገር ሁሉ ይሳካለታል። እንደዚህ አይነት ሰው እድለኛ ይባላል።

ቀሚስ የልብስ አይነት ነው ሴቶች ምናረገው አብዛኛው ጊዜ ከወገብ በታች ምንም ማ ክፍት የሆነ ሰፊ የሆነ ነገር ቀሚስ ይባላል። ሙሉ ቀሚስም አለ ጉርድ ቀሚስ አለ ሙሉ ቀሚስ አለ። ቀሚስ ማለት ሱሪ ያልሆነ ታይት ምናምን ያልሆነ ሴቶች የሚያረጉት ልብስ ቀሚስ ይባላል።

ዘይት አብዛኛው ዘይት የምንለው ምግብ ማብሰያ ነው ምግብ የምንጠብስበት ሽንኩርት የምናቁላላበት ፈሳሽ ነገር ዘይት ይባላል። ሌላ ዘይት ደግሞ የፀጉራችን ላይ የምንቀባው ዘይቶች አሉ ፓራፊን የሚባል ዘይት አለ ጭንቅላታቸው የምንቀባው የሮዝ መሪ ዘይት አለ። ለፀጉራችን ለማሳደግ የምንቀባው የመኪና ዘይት አለ መኪና ዘይት ይቀይራል በየጊዜው። ግን ዘይት ሲባል ግን ብዙ ጊዜ አአምራችን የሚመጣው ምግብ ለማብሰል የምንጠቀምበትን ምግብ ለማጣፈጥ የምንጠቀምበትን ይሄ ፈሳሽ ነገር ነው። ወፍራምም ነበረ የሆነ ጊዜ የመጣ ወፍራም ዘይትም ነበር። እሱ ግን ጥሩ አይደለም ስለዚህ ዘይት ሲባል አእምሮዬ ውስጥ ነው የሚመጣው። ይሄ ምግብ የምንሰራበት ፈሳሹ ዘይት ሽንኩርት የምናቁላላበት ማለት ነው። ዘይት

ደንበኛ ማለት በተለይ ንግድ ካለን ላለው ሰው ሱቅ በተለየ ያለው ሰው መጥቶ ሁሌ ከእኛ አገልግሎትን የሚጠቀም ወይንም እቃ ሁሌ ከእኛ የሚገዛ ደንበኛ እንለዋለን። አሁን ፀጉር ቤት አሁን እኔ ደንበኛ ነኝ የሆነች ፀጉር ቤት አለች አጠገቤ እኔ ደንበኛ ናት ነው የምትለኝ ሁሌ እሷ ጋር ነው የምሰራው ፀጉሬ የትም አልሄድም ስለዚህ ደንበኛ ነኝ። ስለዚህ ደንበኛ ማለት የኛን አገልግሎት ወይ ከኛ አገልግሎት ወይም ከኛ እቃ ሁሌ እኛ ሱቅ ወይም እኛ የምንሰራው ነገር ጋር የሚመጣ ሰው ከእኛ አገልግሎት የሚጠቀም ሰው ደንበኛ እንለዋለን።

የይለፍ ቃል ማለት አንድ ነገር ውስጥ ለመግባት አንድ መተግበሪያ ውስጥ ለመግባት የምንጠቀምበት ነው። አሁን ለምሳሌ ዋትስአፔ ውስጥ ለመግባት እኔ የይለፍ ቃል አለኝ እሱን ካላስገባው አይገባም። ማንም ሰው አይገባም። እኔ ስከፍትለት ብቻ ነው ያንን ቃል አልፎ የይለፍ ቃሌን ተቀብሎ የሚያስገባልህ የሚያስገባው ሰውም ማለት ነው። ኢሜል ላይም እንደዛ ነው ሁሉም መተግበሪያዎቼ ላይ አሁን እኔ የይለፍ ቃል አለኝ። ካለበለዚያ ድንገት ስልኬን ያገኘው ወይም ኮምፒውተሬን ያገኘ ሰው ዝም ብሎ ከፍቶ ይገባል ማለት ነው። ኮምፒውተሬንም ስልኬንም በይለፍ ቃል ነው የዘጋሁት። ካለበለዛ አንስቶ ይጠቀምበታል የግል መረጃዬንም ያይብኛል። ስለዚህ የይለፍ ቃል ተጠቅሜ እቆልፈዋለሁ ማለት ነው። ሁሉንም ነገር። የይለፍ ቃል በቃ ደህንነታችን የምንጠብቅበት ራሳችን ብቻ የምንከፍተው ራሳችን ብቻ የምናውቀው። ነገር ነው የይለፍ ቃል ወይም ቁጥሮች ይሆናሉ። ወይም ፊደላቶች ሊሆኑ ይችላሉ። ወይም ፊደል እና ቁጥር የተደባለቀበት። ብቻ ደህንነታችንን የሚያስጠብቅልን። ወደ አንድ መተግበሪያዎች ስንገባ ደህንነታችንን የሚያስጠብቅልን። ማንም ሰው ተነስቶ ከፍቶ እንዳይገባ የሚያደርግ ነገር ነው። የይለፍ ቃል

በጀት ማለት አንድ ስራ ለመስራት የሚያስፈልግ ያስቀመጥነው አሁን አንድ አመት ይጀመር ለዚህ አመት ይሄን ያህል ይሄን ያህል ወጪ ይሄን እንደዚህ እንደዚህ ወጪ አለን ለዚህ ለዚህ ወጪ ደግሞ ይሄን ያህል ገንዘብ ያስፈልገናል ብለን በጀት እንይዛለን። አሁን አሁን ለምሳሌ በጀት በቀላሉ የዛሬ የዛሬ ወር የአንድ ወርን በጀት ስናስብ ቲማቲም እገዛለሁ ሽንኩርት እገዛለሁ። ጤፍ እገዛለሁ ዘይት እገዛለሁ ምናምን ብለን የእያንዳንዱን ዋጋ እናወጣና እንዳለ የመጨረሻው ውጤቱ አስር ሺህ ብር ከሆነ በጀታችን አስር ሺህ ብር ብለን እንይዛለን። ስለዚህ ለዛ ጊዜ ወጪ የሚያስፈልገን መጠን ገንዘብ ማለት ነው። በጀት በጀት ማለት በቃ ይሄን ያህል ገንዘብ የስፈልገናል ለዚህ ጊዜ ብለን የምንይዘው ወጪ ነው። በጀት

የአየር ሁኔታ ማለት አካባቢያችን ያለው በዛ ሰዓት ያለው የአየር ሁኔታ ወይም ንፋሳማ ነው ወይም ፀሀያማ ነው ወይም ዝናባማ ነው እንደዚህ አይነቶቹን የአየር ሁኔታ እንላለን። የአየር ሁኔታው እንዴት ነው ስንባል? ፀሀያማ ነው ወይም ዝናባማ ወይም ሙቀት ነው። ወይም ውርጭ ነው ምናምን ብለን የምንገልጽበት አካባቢያችን ላይ ያለውን አየር የምንገልጽበት የአየር ሁኔታ ይባላል